አዎ በጣም ነው ምወደው መዋቢያ እጠቀማለሁ የ የልብስ መዋቢያ እጠቀማለሁ ለልብስ አዳዲስ ፋሽኖችን በምጠቀምበት ሰዓት አዳዲስ ቁልፎችን ሊሆን ይችላል በጣም ብዙ ሽቶ እወዳለሁ። ሽቶ መጠቀም ይመቸኛል። እና ሽቶ በጣም ነው ምወደው። ከሽቶ ሌላ መዋብያ አልጠቀምም። የልብስ እና ሽቶ ብቻ ነው ምጠቀመው መዋቢያ፤ ሌላ መዋብያ አልጠቀምም።

አዎ እልካለሁ አብዛኛውን ጊዜ የወረቀቱን ገንዘብ አይደለም የምጠቀመው የምጠቀመው በስልክ ነው የምጠቀመው በስልክ ነው ምላላከው አብዛኛውን ጊዜ ማለት ይቻላል። በሱ ነው የምትጠቀመው ስውቅ ሄጄ እቃ ስገዛም። በስልኬ ነው የማስተላልፈው እንጂ የወረቀቱን ገንዘብ የመጠቀም እያቆምኩ ነው። በፊት በወረቀት ገንዘብ ነበር የምገበያየው አሁን ግን። ከዘመኑ አንፃር አብዛኛውን የሱቅ ነጋዴዎችም የሚቀበሉት ካሽ ሳይሆን የወረቀቱን ገንዘብ ሳይሆን። ያ የዲጂታሉን ነው በስልክ ነው የሚቀበሉት እና በዛ ምክንያት። በስልኬ ነው ገንዘቡን የማስተላልፈው የምልከው ለሱቅም ይሆናል ለቤተሰብ ለወዳጅ የምልከው በስልኬ ነው።